እሺ አሁን ደግሞ ስራዎችን በቅደም ተከተል ታስቀምጣለህ? ለሚለው ጥያቄ ተገቢ ይሆናል ብዬ የማስበውን መልሶችን ለማስቀመጥ ወይ ደግሞ ለመዘርዘር እሞክራለሁ። እንግዲህ እኔ ሁሉንም ነገር በእቅድ ነው የምሰራው። ይሄ ማለት እቅድ ማለት ነገሮችን በቅደም ተከተል ማስቀመጥ እንደማለት ነው። እና ይህንን ስራዎቼን አዎ በቅደም ተከተል አስቀምጠዋለሁ። ስ ስራዎቼ እንደየ ክብደታቸው እንደየ የሚስ ሚያስፈልጋቸው ወይ ደግሞ የምፈልጉትን ሰዓት መሰረት እያንዳንዱን ስራ በቅደም ተከተል አስቀምጬ በዛ መስራት ነው። የምሰራ እና ይሄንን የማደርግበት ምክንያት ደግሞ አንደኛ ጊዜዬን ለመጠቀም ነው። ሁለተኛ ደግሞ አላስፈላጊ የሆነው ድካም ወይ ደግሞ እንደዚህ የስራ ጫና እንዳያመጣብኝ እያንዳንዱን ነገር በቅደም ተከተል ነው የምሰራው። በቅደም ተከተል ሳስቀምጥ ደግሞ ከከባድ ስራ ወደ ቀላል ስራ ነው የሚሄድበት ብዙ ጊዜ እና የትኛውም ነገር ይሁን እኔ ያለው ለምሳሌ ልብስ እንኳን ሳጥብ በጣም ከምገብድ ሊፕስ ነው የምጀምረው። ከዛ እያልኩ እያልኩ ወደ መጨረሻ አካባቢ ስደርስ እንደሚደክመኝ ስለማላው ስለማውቅ አላስፈላጊ የሆነው ድካም ወይ ደግሞ እንደዚህ የስራ ጫና እንዳያመጣብኝ እያንዳንዱን ነገር በቅደም ተከተል። ነው የምሰራው በቅደም ተከተል ሳስቀምጥ ደግሞ ከከባድ ስራ ወደ ቀላል ስራ ነው የሚሄድበት ብዙ ጊዜ እና እንደሚወስድብኝ ወይ ደግሞ እንደሚያስፈልገው ይሄንን ስራ ለመስራት ስለማውቅ መጀመሪያ ያንን ነገር ከጨረስኩኝ በኋላ ወይ ደግሞ አስቤ ያንን ነገር ከለየሁ በኋላ ወደ ስራው እገባለሁ ማለት ነው። ስለዚህ ስራዎቻችንን በቅደም ተከተል መስራት ወይ ደግሞ በቅደም ተከተል አስቀድም አስቀምጠን በዛ መስራት በጣም ጠቃሚ ነገር ነው። አንደኛ ጉልበታችን እንዳይባክን ያደርጋል ሁለተኛ ደግሞ መጨረሻ ላይ ቢደክምንም ያንን ያቀድነውን ለዛ ቀን ያቀድነውን እንሰራለን ብለን ያስቀመጥነውን ነገር እንድንሰራ ያግዘናል ማለት ነው። ስለዚህ ይሄ ደግሞ በጣም ወሳኝነት ያለው ነገር ነው። ውጤታማ ለመሆን እንደዛውም ደግሞ ቶሎ ለውጥ ለማምጣት እንደዛውም ደግሞ በምንፈልገው ጥራት ለመስራት በጣም አስፈላጊ ነው። ስለዚህ እኔ እንደማቅደው እንግዲህ ሁሌም ከከባድ ስራ ወደ ቀላል ስራ ወይ ደግሞ ሰፊ ሰዓት ከሚወስድ ስራ ወደ ስራ ትንሽ ሰዓት ወደሚያስፈልገው ወይ ደግሞ ወደሚወስድብኝ ስራ ነው የሚሄደው። እና ሳጠናም እንደዛ ነው። በጣም ከባድ የሚባለውን ትምህርት አይነት መጀመሪያ ላይ አጠናለሁ ከዛ ሌላውን ደግሞ አስከትዬ አጠናለሁ ማለት ነው። ወይ ደግሞ አነባለሁኝ ለእያንዳንዱ ነገሮች እኔ የማደርገው ይሄ ነው። በቅደም ተከተል ነው የምፈጽማቸው ወይ ደግሞ የምሰራቸው ማለት ነው። ይሄ ደግሞ በጣም እኔን በጣም ጠቅሞኛል እኔም በጣም ተጠቅሜበታለሁ። ህይወቴንም የቀየርኩበት ነው። እና በጣም ከዛም ተነስቼ ነው እኔ አሁን ለጓደኞቼም ልምዴን ሳካፍል ስራ ስትሰሩ በቅደም ተከተል ስሩ። በተለይ ደግሞ እንደዚህ ቶሎ ስራዎቻችንን ለመጨረስ እንደዛም ደግሞ በሚያስፈልገው በጥሩ ጥራት ጥራት ያለው ነገር ለመስራት በቅደም ተከተል ማስቀመጥ አለባችሁ ጊዜያችሁን ለመጠቀም እያልኩኝ እመክራችኋለሁ። ስለዚህ እኔም እስካሁን በኖርኩበት ሁሉ እንደዛ እየሰራሁ ነው የመጣሁት እና በጣም ጠቅሞኛል እኔም በጣም ተጠቅሜበታለሁ ህይወቴንም በጣም ቀይሬበታለሁ። ይሄ ነገር ለኔ በጣም ሰርቶልኛል። እኔ ስራዎችን እያንዳንዱን ነገር ስራው ቀላልም ይሁን ከባድም ይሁን ሁሌም በቅድም ተከተል ነው የማስቀምጣቸው። እና እንደዛ ማስቀመጤ ደግሞ ሁሌም በፕሮግራም እንድንቀሳቀስ እንደዛም ደግሞ በስኬጁል በስራዬ በስራ እና በስራ ላይ ብቻ ጊዜ ጊዜዬን እንዳጠፋ ወይ ደግሞ ጊዜዬን እንዳሳልፍ ከዛ ደግሞ ከስራ ውጪ ሲሆን ደግሞ ስለ ስራ እንዳለጨነቀ ያደርገኛል ማለት ነው። ምክንያቱም በቅደም ተከተል ስለማስቀምጣቸው ስራዎችን በስነ ስርዓት ሰርቼ በጊዜው ስለምጨርስ ከዛ የሚተርፍኝ ሰዓት ለእረፍት ይሆነኛል ወይ ደግሞ እረፍት የማደርግበት ጊዜ ነው የሚሆንልኝ። እና ስራዎቻችንን በቅደም ተከተል ስናስቀምጥ እንኳን ለማረፍም ለቤተሰቦቻችንም ጊዜ ለመስጠት እንኳን ሰፊ ጊዜ እናገኛለን። ማን ነው ስለዚህ በጣም ወሳኝ ነው። እንደዛ እያደረኩኝ ነው እኔ እስካሁን የኖርኩት ወደፊትም ከዚህ የተሻለ እየጨመርኩበት ወይ ደግሞ እነዚህ በእቅዴ የመኖር ትግበራን እየጨመርኩ ነው የምሄደው። እንጂ አልቀንስም ነገር ያው ለእያንዳንዱ ሰው አስፈላጊ ነው። ሁሉም ሰው እንደዛ ቢሞክሩ እላለሁኝ። እኔ እስካሁን እኔ ስራዎቼን በቅደም ተከተል አስቀምጬ ተጠቅሜበታለሁ እናንተም ተጠቀሙበት ስላዳመጣችሁኝ አመሰግናለሁ።

እሺ አሁን ደግሞ የክላውድ ማከመቻ ትጠቀማለህ? ለሚለው ጥያቄ አዎ የክላውዱ ማከመቻ በጣም እጠቀማለሁ በተለይ እንደዚህ ፎቶዎችን፣ ፋይሎችን ለማስቀመጥ ብዙ ጊዜ አሁን እንደዚህ ስልካችን ሬስቶር ቢደረግ ወይ ደግሞ ብጠፋብን ወይ ደግሞ የሆነ ችግር ቢደርስበት ያንን ፋይል ተመልሰን ለማግኘት ክላውድ ማከማቻ በጣም ጠቃሚ ነገር ነው። እኔ እዛ ላይ በጣም ማስ የምፈልጋቸው ፎቶዎች፣ የምፈልጋቸው ፋይሎችን ክላዉድ ማከመቻ ላይ አስቀምጣለሁ። ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ ፋይል ሊሆን ይችላል፣ ሌላም ነገር ሊሆን ይችላል እና በጣም አስቀምጣለሁ እዛ ላይ ኢቭን ይሄ የምባለው ምንድነው የምባለው ይሄ ከሰው ጋር ያወራውን ሚሴጅ ራሱ በጣም እዛ ላይ አስቀምጣለሁ። እና በጣም ይሄ ጠቃሚ ነገር ነው። በኢሜላችን ገብተን ልናወጣ ወይ ደግሞ ልናገኝ ስለምንችል ክላዉድ ማስቀመጫ በጣም አሪፍ ዘዴ ነው ማለት ነው። አሁን እኔ ስቶሬጄም ከሞላ ብዙ ጊዜ ከስልኬ ላይ አጥፍቼ እዛ ላይ ነው የማስቀምጠው። እዛ ላይ አፕሎድ አደርጋለሁ እያንዳንዱን ነገር እየጫንኩኝ እዛ ላይ አስቀምጣለሁ፤ ይሄ ደግሞ ስቶሬጅ ወይ ደግሞ ሚሞሪ እንዳይሞላ ያደርጋል ማለት ነው። እኔ አሁን ብዙ ፎቶ ከበዛ እንደዛ ስቶሬጅም ከፍ ያለ ቪዲዮ ምናምን ካለ እዛ ላይ በማስገባት ወይም በመጫን ነው የምቀንሰው ወይ ደግሞ ስልኬን በጣም ሪፍሬሽን የማደርገው ማለት ነው፤ ስለዚህ የክላውድ ማከማቻ መጠቀም በጣም ጥሩ ነገር ነው። ያንን ቴክኖሎጂ ያመጡን ሰዎችን በጣም እናመሰግናለን፤ ምክንያቱም በጣም ለስቶሬጃያችን እንደዛም ደግሞ ፋይሎቻችን፣ ፎቶአችንን እንዳይጠፉ ከሚረዳን መንገድ አንዱ ክላውድ ማካመጃ ነው። የትም ቦታ በምንም አይነት ዲቫይስ ተመልሰን ነው ወይ ደግሞ የኤሌክትሮኒክስ እቃ ተመልሰን ማግኘት የምንችለው ነው እንደዚህ የይለፍ ቃሉን ካወቅን ቀላል ነው ማለት ነው፤ በኋላ ተመልሶ ለማግኘት እና ከስንት አመቱ በኋላ ራሱ ያንን ፓስዋርዱን የሚያውቁ ሰው ካለ ያንን ነገር ተመልሶ የማግኘት እድል ይኖራል፤ ስለዚህ እኔም ያንን ታሳቢ ማድረግ ነው ብዙ ጊዜ ይሄን ክላዉድ መካመቻ መካመቻን የምትጠቀመው ማለት ነው። ይሄ ደግሞ ፋይል እንዲጠፋ እንዳይጠፋ ብቻ ሳይሆን እኛም እንደዛ በጣም የሚጠቅሙን ነገሮች እንዳያመልጡን የሚያደርግ ነገር ነው። ብዙ ጊዜ አሁን ዶክመንቶችን አንዳንድ ዶክመንቶችን እዛ ላይ አስቀምጠን ከስልካችን ግን ብጠፋና የሆነ እድል ቢመጣ ያንን ነገር እዛ ላይ ክላይድ ማከመቻ ላይ ማካመቻ ላይ ማስቀመጣችን ትዝ ካለን ወይ ደግሞ ካስታወስን ሄደን ከዛ ወስደን እድሉን መጠቀም እንችላለን ማለት ነው፤ ስለዚህ ክላዉድ መከመቻ በጣም ጠቃሚ ነገር ነው። በጣም ብዙ ጥቅም አለው። እንግዲህ ዳታዎችን፣ ፋይሎችን፣ ፎቶዎችን በስነ ስርዓት ለማስቀመጥ ስለምረዳን ማለት ነው። እኔም ያንን ነገር በጣም በህይወቴ እጠቀማለሁ እኔም በጣም ብዙ አመት ሆኖኛል ሳስበው ወደ አንድ ሶስት አመት ይሆናል መሰለኝ ይሄንን ነገር መጠቀም ከጀመርኩኝ እውቀቱን ካለ እንጂ ጊዜ ጀምሮ ብዙ ፎቶዎችን፣ ብዙ ፋይሎችን እዛ ላይ ጭኛለሁ። አሁን ራሱ ይገርመኛል አንዳንዴ ገብቼ ሳያቸው ፎቶዎቹን እንደዚህ አይነት ፎቶም ነበረኝ እስከምል ድረስ በጣም በሚያስጋርመኝ መልኩ በጣም ትዝ ይለኛል፤ እና ወይ በኋላ በኋላ ላይ አሁን ህይወታችንን እያሳለፍን ያለንን ነገር ለማስታወስ እያንዳንዱን ነገር እየቀረጽን ፎቶ እያነሳን እዛ ላይ ብናስቀምጥ በጣም ጥሩ ነው። ፎቶ ነው እንግዲህ ከሁሉም ነገር በላይ የማይረሳና ሌላ ብዙ ነገር ይቀያራል፣ ብዙ ነገር ይለወጣል ግን ፎቶ ሁሌም እንግዲህ እንዳለ ነው አይቀየርም ዛሬ እንዳነሳነው ነው ከዛሬ ሃምሳ ወይ አርባ አመት በኋላ የምናገኘው እና ይሄ ነገር በጣም መለመድ ያለበት ነገር ነው ሁሉም ሰው እኔ ቢጠቀም ባይ ነኝ። ከጥቅሙም አንፃር ማለት ነው በጣም ወጪ የለውም ምንም ምንከፍለው ነገር የለም ግን ሌላውን ብር አውጥተን ሚሞሪ ከምንገዛ እንደዚህ ስልካችን የስልካችን ወይ ደግሞ የኮምፒውተራችን ስቶሬጅ ሲሞላ ወደዛ እያስተላለፍን ወደዛ እዛ ላይ እያከማቸን ፎቶዎቻችንን፣ ፋይሎቻችንን እንደዚህ ያሉንን ነገሮች እዛ ላይ እያከማችን ከወጪም ልንተርፍ እንችላለን ከተጨማሪ ውጪ ማለት ነው ስለዚህ ይሄ በጣም እኔ በጣም ከምወደው የቴክኖሎጂ አድቫንስመንት ውስጥ አንዱ ይሄ ነው እና ይሄ በጣም ሁሉም ሰው ቢጠቀም ባይ ነኝ እኔ ለዛ ነው ወይ በራሴም ተጠቅሜ ያየሁት ማለት ነው። አንዳንድ ያለው ለምሳሌ የምንማራችሁ ነገሮች ሁሉንም ፋይሎች ስልክ ውስጥ ማስቀመጥ ሊያስቸግረን ይችላል እዛ ላይ ፎልደር ክሬት አድርገነው እዛ ውስጥ ብናስቀምጥ ወይ ብናካማች የሆነ ጊዜ ስራ ላይ ስንሆን ያ ነገር ሊያስፈልገን ይችላል ዛሬ የምናስቀምጥበትን ቦታ አተን ሳንወስድ ከምንቀር ወስደን እዛ ላይ ብናስቀምጥና የሆነ እንደ ሲያስፈልገን ደግሞ ከዛ አንስተን መጠቀም ብንችል በጣም ይመርጣልና ይሄ ነው እኔ ለማለት የፈለኩት በጣም አመሰግናለሁ፤ ስለዚህ የክላውድ ማከማቻ ትጠቀማለህ? ለሚለው አዎ እኔ በጣም እጠቀማለሁ ለማለት እፈልጋለሁ አመሰግናለሁ።

እሺ አሁን ደግሞ የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? ለሚለው እንግዲህ የታወቀኝ ነው ቴክኖሎጂ ብዙ ችግሮችን ይዞ መቷል ብዙ የሚያስያስጨንቁ ወይ ደግሞ የሚያስገሩ ነገሮች ይኖራሉ ቴክኖሎጂ ስንጠቀም፤ እና እኔ እንግዲህ ከቴክኖሎጂ ችግር ሲያጋጥመኝ ከማደርጋቸው ነገሮች አንዱ መጠቀምን አቆመዋለሁ መጠቀምን አቆማለሁ ማለት ችግሩ እንዴት እንደመጣብኝ መጀመሪያ ትንሽ ጊዜ ወስጄ ላስብና ያንን መንገድ የመጣሁበትን መንገድ ለመቀየር የሞከራለሁ ማለት ነው። ችግር ያመጣብኝ ነገር ወይ ደግሞ ችግር ያመጣብኝ መንገድ ካለ ያንን በማቆም እሱን አቆሜ ከዛ ሌላ መፍትሄ እፈልጋለሁ ወይ ደግሞ ሌላ መንገድ ፈልጌ በዛ መልኩ ስሄድ ነገሮቹ ይስተካከላሉ ማለት ነው፤ ስለዚህ ያው ከቴክኖሎጂ ሙሉ በሙሉ ነፃ ሆኖ መኖር አይቻልም ማድረግ የምንችለው ነገር ብኖር ማድረግ የምንችለው ነገር ብኖር ችግር የመጣብንን መንገድ አስበንበት ከዛ ያንን ነገር መቀየር ነው እንጂ አሁን በዚህ ሰዓት ከቴክኖሎጂ ሙሉ በሙሉ ነፃ ሆኜ ምንም በቃ ቴክኖሎጂ የሚባል ነገር አልጠቀምም አቆመዋለሁ፣ አቋርጠዋለሁ፣ እተዋለሁ ብለን መኖር አንችልም ምክንያቱም እያንዳንዱ ስራችን እያንዳንዱ በቀን በቀን ውስጥ የምናከናውናቸው ነገሮች ሁሉ ከቴክኖሎጂ ጋር የተቆራኙ ነገሮች ስለሆኑ ከቴክኖሎጂ ነፃ ሆኖ አሁን በዚህ ሰዓት መኖር አይታሰብም ማለት ነው፤ ስለዚህ እኔ የማደርገው ነገር ምንድነው ትንሽ ጊዜ ወስጄ አስብበታለሁ እየተጠቀምኩ ማለት ነው ቴክኖሎጂውን ራሱ እየተጠቀምኩኝ ችግሩ ምን እንደሆነ ለመጀመሪያ ላይ መንሳኤውን ለማወቅ እሞክራለሁ እሱን አወቅኩ ማለት ችግሩን እንደፈታሁ ነው የማስበው እኔ ስለዚህ ስልኬም ሊሆን ይችላል፣ የሚጠቀመው ሌላ ኮምፒውተር ሊሆን ይችላል፣ ሌላም ሌላም ነገር ሊሆን ይችላል እና ቴክኖሎጂው ብዙ ነገር ነው በየመስኩ ብዙ አይነት ቴክኖሎጂ አለ እና ይሄ ደግሞ በጣም እንግዲህ አጠቃቀሙን ካላወቅንበት ያው ችግር ይፈጠርብናል ስለዚህ የመጀመሪያው ነገር የማደርገው እኔ አዲስ ቴክኖሎጂ እንኳን ቢመጣ መጀመሪያ ላይ ትኩረት አድርጌ የማስብበት ነገር ምንድነው አጠቃቀሙን ነው የማውቁበት ማለት መጀመሪያ አጠቃቀሙ ላይ ትኩረት አድርጌ ነው የምሰራው አጠቃቀሙን ካወቅኩኝ አጠቃቀሙን ከገባኝ በኋላ እንዴት ብጠቀም ችግር ሊፈጥርብኝ ይችላል እንዴት ደግሞ ብጠቀም ችግር ላይፈጥርብኝ ይችላል የሚለውን ነገር በደንብ አስባለሁ። ያ ነገር ነው በጣም እኔን በህይወቴ ውስጥ የሚጠቅመኝ እና እንድጠቀም የሚያደርገኝ ማለት ነው ስለዚህ ይሄ ነው ሁሌም እኔን ከችግር እንግዲህ ቴክኖሎጂ ከሚያመጣብኝ ችግር እኔ እንዲ እንዲያመልጥና የማደርጋቸው ነገሮች ስለዚህ ሁሉም ሰው እንደዛ ቢያስብ ጥሩ ነው መጀመሪያ ላይ ቴክኖሎጂ እንደመጣ ዘው ብለን እንደዚህ ሮጠን ከምንገባበት መጀመሪያ ላይ ስለ ቴክኖሎጂው ማጥናት፣ ምን እንደሆነ ማወቅ፣ እንዴት እንደምሰራ ማወቅ ከዛ ያው ሁሉም ጥሩም ጎን አለው መጥፎ ጎንም ስላለው ሁለቱንም ጎኑን ማወቅ መጥፎ ጎኑ ነው ብዙ ጊዜ ችግር የሚያመጣብን አይደለ ስለዚህ መጥፎ ጎኑን መጥፎ ጎኑን አውቀን ከዛ ራሳችንን ለማከላከል መሞከር ነው ስለዚህ እንዴት ሊጎዳኝ እንደሚችል አስብን እንዴት ሊያስቸግረን እንደሚችል እንዴት ከእኛ እኛ ከለመድነው ዉጭ አሁን የኑሮ ዘዴ አለ የኑሮ ይሄ መኖር የለመድንበት መንገድ አለ አይደለ በዛ መልክ እንዴት ነው ሊጋጭ የምችለው ከዛ ጋር ብለን አስበንበት ከዛ ስንገባበት ምንም የሚያጋጥመን ችግር አኖርም። ችግር ማስቀረት አይቻልም ማስቀረት አይቻልም፤ ግን እንዴት ነው ችግሩ ቢፈጠር መጀመሪያውኑ ከተዘጋጀንበት ያንን ችግር ለመፍታት ይቀልናል ማለት ነው፤ ስለዚህ ያ ነው እኔ የምጠቀመው ወይ ደግሞ እኔ የማስበው ማለት ነው፤ ስለዚህ እንደዛ ስናደርግ እንግዲህ ይሄንን ችግር ለማፍታት ወይ ደግሞ ለመቅረፍ ይቀለናል ማለት ነው። ችግሩ ቢመጣም እንዴት መፍታት እንዳለብን ስለምናውቅ ያን አክል የሚያስቸግረን ወይ ደግሞ የሚያሳስበን ነገር አይደለም ማለት ነው። በአጠቃላይ እኔ እንግዲህ ችግር ሲያጋጥመኝ ያን ነገር ነው ሳልረዳ ከገባሁበት ራሱ ችግሩ መፍትሄው ምን እንደሆነ እና እንዴት እንደተፈጠረው አስባለሁ በደንብ ቁጭ ብዬ ጊዜ ወስጄ አስብና ያንን ከመሰረቱ ለመፍታት ወይ ደግሞ ከመሰረቱ መፍትሄ እፈልጋለሁኝ ከዛ በኋላ ችግሩን ፈትቼው ቴክኖሎጂን መጠቀም እኔ እቀጥላለሁ ማለት ነው፤ ስለዚህ እንደዛ እያደረኩኝ ነው እኔ ሁሌም እስካሁን እየመጣሁት ይሄ ነገር ደግሞ በጣም ጠቅሞኛል በህይወቴ ውስጥም በጣም ብዙ ነገርን አስተምሮኝ ብዙ ነገርን አሳይቶኛል እና ይሄ ነገር ለሁሉም ሰው ጥሩ ልምድ ወይ ደግሞ ጥሩ ምክር ይሆናል ብዬ ነው የማስበው እና ቴክኖሎጂን መጠቀም ከመጀመራችሁ በፊት ስለ ቴክኖሎጂ እወቁ ቴክኖሎጂው ምንድነው፣ እንዴት ነው የምሰራው፣ ከዛ መጥፎ ጎኑ ምንድነው፣ ጥሩ ጎኑ ምንድነው የሚለውን ነገር ወደም ካወቃችሁ በኋላ ችግር ቢመጣባችሁ ራሱ ቀድማችሁ ስለሚዘጋጁበት ቶሎ ነው የምትፈቱት ስለዚህ ሌላ አላስፈላጊ ሰጣ ገባ ውስጥ አትገቡም ማለት ነው ያ ነው እና እኔ የማደርገውን እንደዚህ ነው ስለሰማችሁኝ አመሰግናለሁ።